ወደ ስራ ምን ለብሰህ ትለብሳለህ ወደ ስራ ምን ልብስ ትለብሳለህ ለተባለው ወደ ስራ? እኔ የምለብሰው ልብስ የስራ ልብስ ነው። ያው እንግዲህ የስራ ልብስ የተለያዩ አይነት የስራ ልብሶች አሉ። እነኚህ ያው የሳይት እና የቢሮ ተብሎ አሉ የቢሮ ሲሆን የራሱ አለ የሳይት ሲሆን የራሱ አለ። የሳይትን ሊጀመር ካልኩ ለምሳሌ ጋውን የሚባለው አለ። ደግሞ ቱታ አለ የራ ጭ ቦቲ ጫማ አለኝ። እና የቢሮ ሲሆን ደግሞ የተለያዩ አልባሳቶች ይኖራሉ። ቢሮ ሲሆን እንግዲህ ቤቱን የማያቆሸው ነው። ስራ ቦታ ማለት ሳይት ሲሆን ደግሞ የሳይት ልብስ ያ ማለት ሊቆሽሹ የሚችሉ ማለት ነውና። እንደዚህ አይነት ነውና

ማህበራዊ ሚዲያ ትጠቀማለህ ወይ ለምላው? ጥያቄ ያው ማህበራዊ ሚዲያ እንግዲህ የዚህ የዘመን ትውልድ ሆኖ ማህበራዊ ሚዲያዎችን አለመጠቀም በጣም አይጠየቅም ከባድ ነው። ለምን ሁሉም ነገር በማይብራዊ ሚዲያ ጋር የተገናኘ ስለሆነ ማለት ነው። ጊሎባላይዜሽን ጋር ተያይዞ አለምን አንድ መንደር ለማድረግ በሚደረገው ጥረት። አሁን ማንም ይጠቀማል ማለት ነው። ስለዚህ እኔም የዚህ ጀነሬሽን የዚህ ትውልድ አባል እስሆንኩ ድረስ አንዱ እስኮንኩ ድረስ የግድ መጠቀሜ ነው። ስለዚህ የተለያየ ማህበራዊ ሚዲያዎችን እጠቀማለሁ። ፌስቡኮችን እጠቀማለሁ ቲውተር ገጾችን ቴሌግራሞችን የተለያዩ ቻናሎችን እንጠቀም

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ የሚለው ጥያቄ? አዎ በአንድ ጊዜ ብዙ ስራዎችን ማስተናገድ የምችልበት አቋም ላይ ነኝ። አዎ ሊያውም በማስተባበር ማለት ነው በማስተባበር የምታከናውኗቸው ነገሮች አሉን። አንዳንዶቹን ደግሞ በአካል አንዱን እየሰራሁ አንደኛው ደግሞ በስልክ እያወራሁ የምታሰራቸው ነገሮች አሉ አቅጣጫ በመሰጠት ሊሆን ይችላል። እና አንድ አንድ ቦታ ላይ ቁጭ ብዬ አንድ አይነት ስራ ብቻ እሰራለሁ ማለት በራሱ ትክክል አይመጣም። ስለዚህ አንድ ሰዓት ላይ በአንድ ጊዜ የተለያዩ ስራዎችን ማሰማራት መስራትም ይቻላል ማለት ነው። ስለዚህ ይሄን ቢለምደው ለወደፊት ለህይወታችን በጣም ጥሩ ጥሩ ይሆናል ብዬ ተስፋ አደርጋለሁ